አዎ ስብሰባ ብዙ ጊዜ አደርጋለሁ። ወይ ሙያዬ የሚገብዘኝ ስለሆነ ብዙ ጊዜ ስብሰባ አደርጋለሁ። ቢያንስ በወር ሶስት አራት ጊዜ ስብሰባዎችን አደርጋለሁ። ለስብሰባዎች ብዙ ጊዜ ተሳታፊ ነኝ። ያለው ነገር በጣም ጥሩ ነው በጥሩ ሁኔታ ይሄዳል። ስብሰባዎች ስናካሄድ ያው በጋራ የምናካሂዳቸው አለ በግል የምናካሂዳቸው አለ

አዎ ማንቂያ ሰዓት እጠቀማለህ ሲያስፈልገኝ በምፈልግበት ሰዓት እና ጊዜ ማንቂያ ሰዓት እጠቀማለሁ። ማንቂያ ሰዓት ለመጠቀም መጠቀም የሚያስብ መንገድ ላይ ፕሮግራማችን ወይም ስራዎችን በእቅድ ለመስራት ለማከናወን ማንቂያ ሰዓት እጠቀማለሁ። ይሄን ያው ስራዎችን በሰአቱና በወቅቱ ለመተግበር ይጠቅማል። ስለዚህ ማንቂያ ሰአቶች ስለሚጠቅሙ ያው እጠቀማለሁ አገልግሎትም ያው በወላትነት ሰአትነት በወቀቱ ለመፈጸም ይጠቅመኛል። ማለት ነው።

ሰርግ በባህላችን የሚከናወነው መጀመሪያ ላይ ያው የወንድ ግድም ሴቷን ሄዶ ቤተሰብ ሽማግሌ ልኮ ይጠይቃል ያን ከጠየቅክ በኋላ። እሽታና እምቢታውን ተቀብሎ ይመጣል። ያን ከተቀበለና ይዞ መልሱን ከመጣ በኋላ ለላከው ቤተሰብ ያሳውቃል ከሳወቀ በኋላ። ቀን ይቀጠራል ፕሮግራም ይያዛል ፕሮግራም ተይዞ ከተቀጠረ በኋላ። የወንድ ግድሞ ጥሎሽ ወይም ደግሞ የተለያዩ አልባሳት ጌጣ ጌጦችን ያዘጋጃል። ይሄን አዘጋጅቶ ያው ፕሮግራሙ ወይም ደግሞ ሰርጉ ቀን። ከተያያዘ በኋላ እነዚያን የያዛቸውን ፕሮግራም አልባሳትና ጌጣጌጦችን በመያዝ ወደ የሰርጉለት ወደ ሽማግሌ ይዞ ሄዶ ውል ይይዛል ውል ከያዘና ከጨረሰ በኋላ። እና ያኔ ያግዛቸውን ጌጣጌጦችና ልብሶች ለእጮኛው ይሰጣል ያስረክባል ካስረገበ በኋላ። ሙሽራዋን ይዞ ወደ ራሱ ይሄዳል ወደ ራሱ ቤት ይዞ ይሄዳል። ይሄን ካደረገ በኋላ ያው በሁለተኛው ወይም በነጋታው ለምላሽ ወደ ሙሽሪት ቤት ይመለሳል። አይን ከተመለሰ ከመል ምላሽ ይባላል ይሄ በሁለተኛው ወይም በሶስተኛው ቀን የሚመልሱት በሶስተኛው ቀን የሚመለሱት ውስጥ ምላሽ ይባላል። ምላሹን ከጨረሰ በኋላ ሙሽሪትን ይዞ ወደ ቤቱ ጠቅልሎ ሄዶ ይገባል ማለት ነው።

አብዛኛው ጊዜ የምወደው መንገድ ያው ቀይ ወጥ እወዳለሁ። ከዛ በተጨማሪ ሽሮ ወጥ ወይም ደግሞ ሽሮ በእንጀራ እወዳለሁ ቀይ ወጥ በእንጀራ እወዳለሁ። ይሄን ምክንያቱም በብዛት ያው ቀለብ በእንጀራ አልጠቀምም ሽሮ በእንጀራ በአንድ አንድ ቁጥር ደግሞ የምትጠቀመው ወይም የምወደው ሌጤናዬም ተስማሚ በመሆኑ አብዛኛውን እሱን እጠቀማለሁ። እንዴት ሌላው በፍራፍሬ ማና አትክልቶችን እጠቅማለሁ የበለጠ ግን አብዛኛውን የምጠቀመው እና የምወደው ቀይ ወጥ በእንጀራ እንጀራ ነገር ነው የምወደው። ዳቦ በብዛት አልጠቀምም የበለጠ የምወደው ምግብ እንጀራ እንጀራ በሸሮና ቀይ ወጥ በእንጀራ እንጀራ በቀይ ወጥ እወዳለሁ።